አዎ እኔ በሻወር ውስጥ መዘመር እወዳለሁ። ብዙ ጊዜ ሳስብ በድምጼ ራሱ ይወጣል። ውሃው ሲፈስ የሚፈጥረው ድምጽ እንደሙዚቃ መሳሪያ ይሆናል። እኔም እራሴን በነፃ እሰማለሁ። በሻወር ውስጥ መዘመር እኔ የመዝናኛ መንገድ ብቻ አይደለም። ስሜትን ለማፍታታትና የቀኑን ድካም ለመርሳት የሚረዳ ነው። አንዳንድ ጊዜ ደስታ ሲሞላብኝ ፈጣን ዘፈኖችን እዘምራለሁ። አንዳንድ ጊዜ ደግሞ ልቤ ሲጸጥ ዝቅተኛና ልብ የሚነካ ዘፈን እመጣለሁ። በዚያ ጊዜ ማንም አይሰማኝም ብዬ ስለማስብ ድምፄን አልገድብም። ራሴን እሆናለሁ። በተለይ አማርኛ ዘፈኖች ሲሆኑ ቃላቸው ቀጥታ ወደ ልቤ ይገባል። አንዳንድ ጊዜ ያረጀ ዘፈን፣ አንዳንድ ጊዜ ዘመናዊ ዘፈን እዘምራለሁ። ነገር ግን አላማው አንድ ነው ስሜትን መግለጽና ራሴን ማሳረፍ ነው። ስለዚህ አዎን በሻወር ውስጥ መዘመር የህይወቴ ትንሽ ግን ውብ ልምድ ነው። ማንም የማይፈርድበት እና እኔ እኔ እንድሆን የሚፈቅድ ጊዜ ነው።

ጥሩ ጥያቄ ነው እኔ አረጋውያን ማክበር ለህይወቴ ውስጥ በጣም አስፈላጊና የማልተው እሴት ነው ብዬ ነው የማስበው ይህ ክብር። ቃል ብቻ አይደለም በአመለካከቴ በንግግሬና በተግባሬ የምገልጠው ነገር ነው። መጀመሪያ በንግግር እጅግ እጠነቀቃለሁ አረጋውያንን ሳናገር የክብር ቃላትን እጠቀማለሁ ድምፄን አልከፍትም አልከራከርም እንኳን ከአመለካከታቸው ጋር ባልስማማም አስተያየቴን በትህትና እና በክብር እገልጻለሁ። ማዳመጥ እራሱ ክብር ነው ብየ አምናለሁ። ስለዚህ አቋርጨ አልገባም ሁለተኛ በተግባር አከብራቸዋለሁ። መቀመጫ መስጠት ከባድ ነገር መሸከም መርዳት መንገድ ማሳለፍ ወይም ቀላል የሚመስሉ ነገሮች ሁሉ ትልቅ ትርጉም አላቸው። እነዚህ ነገሮች አንተ ወይም አንቺ አለህ አለሽ የሚሉ መልእክቶች ናቸው። ሶስተኛ ልምዳቸውንና ጥበባቸውን አከብራለሁ አረጋውያን ብዙ ነገር አይተዋል አልፈዋል ተማርከዋል። ስለዚህ ምክራቸውን ቀላል እንደ ቀላል አልቆጥርም እንኳን ሁልጊዜ ባልተገበርም በክብር እሰማለሁ ከእነሱ መማር እንደ በረከት እመለከታለሁ። አራተኛ ትዕግስት እጠብቃለሁ አንዳንድ ጊዜ ዝግ ሊናገሩ ይችላሉ ወይም ነገር ብዙ ጊዜ ሊደግሙ ይችላሉ እኔ ግን አልቸኩልም። አልንቀፋም አልነቅፍም። ይህ ደግሞ ክብር ነው በመጨረሻ አረጋውያን ማክበር ማለት ሰውነታቸውን ብቻ ሳይሆን ሰብአዊነታቸውን ማክበር ነው። እነሱ የቀድሞ ትውልድ መሰረት ናቸው። እኛም በክብር ስናያቸው ራሳችንን እናከብራለን ብዬ አምናለሁ።

እሺ አሪፍ ጥያቄ ነው እኔ የማታ ሰው ነኝ ብዬ ነው የማስበው ምክንያቱም በማታ ጊዜ አእምሮዬ ይሻላል ዝምታ ይኖራልና ትኩረቴ ይጨምራል። በሌሊት ሰዓት ምንም ሳይረብሸኝ ማንበብ መጻፍ ወይም ስራዬን መጨረስ ቀላል ይሆንልኛል በተለይ ከሌሊት ዘጠኝ ሰዓት በኋላ ሀሳቤ በጣም ይጨምራል ፈጣን ሆኜ እሰራለሁ። ጠዋት ግን ትንሽ እቸገራለሁ ከእንቅልፌ በኋላ ራሴን ለማዘጋጀት ጊዜ ያስፈልገኛል ቡና መጠጣት ወይም ጥቂት ጊዜ በዝምታ መቆየት ያግዘኛል። ከዚያ በኋላ ግን ቀኑን መቀጠል እችላለሁ። በአጭር እንዲልል ነው ጠዋት መነሳት ቢቸገረኝም ማታ ግን በጣም ንቁ ፈጣንና ፈጣሪ እሆናለሁ። ስለዚህ እኔ የማታ ሰው ነኝ

እኔ አዲስ ነገር መማር በጣም እወዳለሁ ግን አሁን በተለይ ለመማር የምፈልገው አዲስ ነገር አዲስ ቋንቋ መማር አዲስ ቋንቋ መማር በጣም ያስደስተኛል። ቋንቋ መማር ማለት ቃላትን ብቻ መማር አይደለም አዲስ ባህል አዲስ አስተሳሰብ እና የሰዎች አኗኗር መረዳት ነው ሌላ ቋንቋ ማወቅ አለምን በሌላ አይነት እንድመለከት ያግዘኛል። አእምሮና ስሜት ጤና እንዴት ሰዎች ያስባሉ ስሜታቸውን እንዴት ይቆጣጠራሉ ጭንቀትን እና ድብችን እንዴት ይቋቋመዋል የሚለው ነገር በጣም ያስደስተኛል። ይህን መማር ራሴን ብቻ አይደለም ሌሎችንም መርዳት እንድችል መደገፍ እንድችል ይረዳኛል። በተለይ ደግሞ አዲስ ክህሎት እንደ እንደ በእጅ መፍጠር እወዳለሁ። ለምሳሌ ምግብ በተሻለ መንገድ መስራት መጽሐፍ ግጥም ታሪክ የግል ሀሳብ ሙዚቃ ወይም መሳሪያ መጫወት እነዚህን ነገሮች ራሴን እንድገልጽ ያግዙኛል። ስለ ህይወት አዲስ አመለካከት በመጨረሻ ልማር የምፈልገው ነገር አንዱ ነው። ነገሮችን በትዕግስት ለመቀበል ለራሴ ርህራሄ መስጠትና ህይወትን በቀላሉ መኖር ይህ አንድ ትምህርት ባይመስልም በጣም ጠቃሚ ነው። እንግዲህ በአጠቃላይ እኔ ልማር የምፈልገው አዲስ ነገር ህይወቴን የሚያሻሽል ሌሎች እንድረዳ የሚያግዝ እና እኔን እንደ አንድ ሰው የሚያሳድግ ነገር ነው።

አዎ ቅጽል ስም አለኝ ስሜን እንግዲህ ከዋና ስም በቀር እንደ ቀላል ወይም ፍቅር ስም በጓደኞቼ ወይም ቤተሰብ የሚጠሩኝ አለ ምሳሌዎች እንደዚህ ሊሆን ይችላሉ። አጭር ቅርሶች ከሙሉ ስም ተነስተው ቀላል ስም መጥራት ለምሳሌ። ማርያም ከሆነ ማሪ የፍቅር ስም ከጓደኞች ጋር በተወዳጅነት የሚጠሩ ስም። ለምሳሌ ፍሬው ቆንጆ። በሙዚቃዬም በስፖት የሚጠሩ ተወዳጁ አሸናፊ ወይም። አንድ አይነት የተለየ ስም። ይጠሩኛል እኔ እንግዲህ ራሴን ሙሉ ስም መጥራት ያስደስተኛል። ነገር ግን ጓደኞቼ ከእኔ ጋር የፍቅር እና የሀሳብ ግንኙነት ሲኖረው ቀለል ያለ ስም መርጠው ይጠሩኛል እንግዲህ። በሱም አልከፋም ደስታ ይሰማኛል።

እንግዲህ ባትሪ ለስልክ በጣም አስፈላጊ ነገር ነው እኔ በቀን ሁሉ ከስልኬ ጋር ተገናኝቼ ስለምጠቀም ባትሪው ስላለው ጊዜ ጥራት በጣም አስፈላጊ ነው። ባትሪ አጠቃቀም አቋያቱ የጊዜ ቆይታው እንግዲህ እንደኔ አጠቃቀም ነው የሚወሰነው በመደበኛ አጠቃቀም እንደኔ ሰው ለስምንት እስከ አስር ሰዓት በቀላሉ ይቆያል። ስልኬን በከፍተኛ አጠቃቀም ስትጠቀም ለምሳሌ ጨዋታ ምስል ማየት። እንደዚህ አይነት ነገሮችን ስትጠቀም ከአራት እስከ አምስት ሰዓታት ያህል ብቻ ይቆያል። እንደ መተከልና መቀጠል በኛ አጠቃቀም ስልኩ ከአንድ ቀን እስከ አምስት ቀን አድረስ መቆየት ይችላል። ለምሳሌ መግለጫ ወይም ስልክ መቆጣጠር ጥቅም ካለው። የሚቆይበት ምክንያት እንግዲህ ስልኩ በእጅግ ከፍተኛ አተገባበር ስንጠቀም ባትሪ በፍጥነት ይቀንሳል። የስልኩ አዳዲስ መተግበሪያዎች እንቅስቃሴ ማስተካከያዎች ባትሪን እጅግ ይቀንሳሉ። አንዳንድ ጊዜ የሚነጋገረው ምሳሌ ይሄ ነው። ከእኔ በስልኬ ጥቅም ማድረግ አማካይ በቀን ከስምንት ሰዓት እስከ አስር ሰዓት ሊቆይልኛል ማለት ነው

አሁን እኔ ፎቶ ማንሳት በጣም እወዳለሁ። ፎቶ ማንሳት ለኔ ትውስታን ማቆየት ብቻ አይደለም፤ ስሜት ጊዜና ተርኪ አንድ ላይ መስቀመጥ ነው አንድ ፎቶ ከብዙ ቃለት ይልቅ ብዙ ነገር ሊነገር ይችላል ብዬ አምናለሁ። ተፈጥሯዊ እይተዎች፣ ፀሀይ ስትራቅ ወይም ሰዎች በተፈጥሮቸው ስሲቁ ማንሳት በጣም ያስደስተኛል። ያልተዘጋጁ ጊዜ የተነሳ ፎቶ እወዳለ፥ ምክንያቱም እውነተኛ ስሜትን ይይዛል። ከዚያም በኋላ ፎቶን ሲመለስ ማየት ያንን ጊዜ እንደገና እንደማነው ይሰማኛል። ስለዚህ ፎቶ መነሳት ለኔ የፈጠራ መንገድ እና የህይወት ትውስታ መዝገብ ነው ብዬ አምናለ።

እኔ እንግዲህ ብዙ ቋንቋዎችን ማውራት እችላለሁ። በተለይ እንግሊዘኛ፣ አማርኛ፣ ፈረንሳይኛ፣ ስፓኒሽኛ፣ ኦሮምኛ ቋንቋዎችን በትክክል ማገናኘት እችላለሁ ከእነዚህ ቋንቋዎች ብቻ ሳይሆን ሌሎች ብዙ ቋንቋዎችን መጠቀም እችላለሁ። ግን አንዳንድ ቋንቋ በጥልቅ ዝርዝር መናገር አልችልም። ስለዚህ እኔ ቋንቋዎችም መካከል በትርጉም ማድረግና የቃላት ትክክለኛ አሰጣጥ ማድረግ ብቻ ሳይኖረው አንድ ባለ ሞያ በቋንቋዎች ላይ ምርምር እንደሚችል ያሳያል።

አወ ከባልደረቦቼ ጋር ባጠቃላይ ጥሩ እና ጤናማ ግኑኝነት አለኝ። እንግዲህ ይህ ግኑኝነት ባንድ ቀን ወይም በራስ የመጣ አይደለም በጊዜ ሂደት ውስጥ በክብር እና በመተማመን እና በትብብር የተገነባ ነው። በስራቦታ ሁሉም ሰው የራሱ ባህሪ ሃሳብና የስራ መንገድ እንዳለው እገነዘባለሁ። ስለዚህ ሌሎቺም ልዩነት መቀበልና ማክበር እሞክራለሁ በቡድን ስንሰራ ሃሳቤን በግልጽ መንገድ እገልጻለሁ። ነገር ግን የሌሎችን አስተያየትም በትኩረት እሰማለሁ። አንዳንድ ጊዜ አለመስማት ሊኖር አለመስማማት ሊኖር ይችላል። ይህ ግን በስራ ቦታ መደበኛ ነገር ነው ብዬ እመለከታለሁ። እንዲህ በሆነ ጊዜ በቁጣዬም በግፍ ሳይሆን በጸጥታ ተነጋግሮ መፍትሄ መፈለግን እመርጣለሁ። ይህ አቀራረብ ግንኙነታችን እንዳይበላሽ ይረዳል። እንዲሁም ከስራ ውጪ በተወሰነ መጠን መግባባት አለን። እርስ በእርስ መረዳዳት ልምድ መከፋፈል እና አንዳንድ ጊዜ ቀላሉ ውይይት ማድረግ ግንኙነታችንን ያጠናክራል። በአጠቃላይ ከባልደረቦቼ ጋር ያለኝ ግንኙነት መከባበር እና መተማመን እና በጋራ እድገት ላይ የተመሰረተ ነው

እሺ ጥሩ ጥያቄ ነው እንግዲህ በስራዬ ላይ የምጠቀማቸው ንጥረ ነገሮች በምሰራው ተግባር መሰረት ይለያያሉ በአጠቃላይ ግን የምጠቀምባቸው ነገሮች እንዲህ ልገልጻቸው እችላለሁ። በመጀመሪያ የጽሁፍና መረጃ ንጥረ ነገሮች ብዙ ጊዜ እጠቀማለሁ። ይህ መጽሐፍት መመሪያዎች ሪፖርቶች የመማሪያ ሰነዶች እና የተጻፉ መረጃዎችን ያካትታል። እነዚህን ለመማር ለማጣራት እና ስራዬን ጥራት ለማሻሻል እጠቀማለሁ። በሁለተኛ ደረጃ ዲጂታል ነገሮችን ትልቅ ሚና አላቸው። እንደ ኮምፒውተር ኢንተርኔት የመረጃ ፋይሎች ኢሜሎች እና የመገናኛ መድረኮችን በየቀኑ እጠቀማለሁ። እነዚህ ስራዬን ፈጣንና ውጤታማ እንዲሆን ይረዱኛል። ሶስተኛ በቡድን ስራ ጊዜ የሰው ሀሳብና ልምድ እጅግ አስፈላጊ ንጥረ ነገር ነው ብዬ እመለከታለሁ። ከባልደረቦቼ የምቀበለው ምክር አስተያየት እና ልምድ ስራዬን ለማሻሻል ትልቅ ምንጭ ነው። በአጠቃላይ እንግዲህ የምጠቀምባቸው ንጥረ ነገሮች የጽሁፍ መረጃዎች ዲጂታል መሳሪያዋችና የሰው ሀሳብና ልምድ ናቸው። እነዚህም ሁሉ ተነጋግረው ስራዬን በተሻለ መንገድ እንድፈጽም ያግዙኛል

እንግዲህ እውነት ነው ስራዬ ላይ የሚያጋጥሙን ችግሮች አሉ እነሱም በተለያዩ መንገዶች የስራ ሂደቴን ይፈትኑኛል እነዚህን ችግሮች በዝርዝሩ ልገልጻቸው እችላለሁ። በመጀመሪያ የጊዜ ጫና አንዱ ከፍተኛ ችግር ነው። አንዳንድ ጊዜ ብዙ ስራዎች በአንድ ጊዜ ሲያጥሙህ ሁሉንም በጥራትና በጊዜው ለመፈጸም ይከብዳል። ይህ ግፊት አንዳንድ ጊዜ ድካምና ጭንቀት ያመጣል ነገር ግን ጊዜን በመደበኛ መንገድ በማዳራጃጀት ለመቆጣጠር እሞክራለሁ። ሁለተኛ ደግሞ የግንኙነት ችግር አለ። ከባልደረቦች ወይም ከአለቆች ጋር አንዳንድ ጊዜ ያለመግባባት ሊፈጠር ይችላል። የሰው ልዩነት አስተሳሰብ ልዩነት ወይም የስራ መንገድ ልዩነት። ይህን ያስከትላል እኔ ግን በግልጽ ንግግርና በመከባበር መፍትሄ ለማግኘት እሞክራለሁ። ሶስተኛ ላይ ከተለዋዋጭ ሁኔታዎች ጋር መላመድ ችግር ነው። የስራ መመሪያዎች መቀየር አዲስ ቴክኖሎጂ መግባት ወይም አዲስ ሀላፊነት መጨመር አንዳንድ ጊዜ ያስቸግራል። ነገር ግን ይህን እንደ እድገት እድል በመመልከት አዲስ ነገሮችን ለመማር ራሴን እገፋፋለሁ። በተጨማሪም አንዳንድ ጊዜ የስራ መተብ መጠበቅ ይከብዳል ተመሳሳይ ስራ በተደጋጋሚ ሲደረግ ድካምና መሰልቸት ሊመጣ ይችላል። እኔ ግን ራሴን በአዲስ ግቦች በማነቃቃት እና ስራዬን አስፈላጊነት በማስታወስ ይህንንም ለመቋቋም እሞክራለሁ። በአጠቃላይ ስራዬ ችግሮች ቢኖርድም እነሱን እንደ መማር እና እንደማብቃት እድል እመለከታለሁ። እነዚህ ተግዳሮች ራሴን እንድሻሻል እና በስራዬ እንድጠነክር ያግዙኛል

አዎ የአካላዊ እንቅስቃሴ እሰራለሁ ይህን መስራቴ ለጤናዬም ሆነ ለአእምሮዬ እጅግ ጠቃሚ መሆኑን ተረድቻለሁ። በተለምዶ የምሰራው እንቅስቃሴ መራመድ ነው በቀን ወይም በማታ ለሰላሳ ደቂቃ ያህል መራመድ እሞክራለሁ። ይህም ሰውነቴን እንዲነቃና ጭንቀቴ እንዲቀንስ ይረዳኛል አንዳንድ ጊዜ ቀላል ሩጫ ወይም የሰውነት ማስተናገድ እንቅስቃሴዎች እሰራለሁ። በተለይ ረጅም ጊዜ ተቀምጬ ከሰራሁ በኋላ እንዲሁም አካላዊ እንቅስቃሴ እ እንቅስቃሴ እንዲጨምርና በስራዬ ላይ ትኩረት እንዲኖረኝ እጅግ እንደሚረዳኝ አስተውያለሁ። ሁል ጊዜ በየቀኑ ሙሉ በሙሉ ማድረግ ባልችልም አካላዊ እንቅስቃሴ እንደ እለታዊ ህይወት አካል ለማድረግ እጥራለሁ። በአጠቃላይ አካላዊ እንቅስቃሴ ሰውነቴን ል ጤናማ እንዲሆን አእምሮዬን ጸጥ እንዲል ቀኔን በተሻለ ሀይል እንድከታተል ይረዳኛል።